በጣም መልካም ጥያቄ ነው? ግጭቶችን ማስተካከል እችላለሁኝ ግጭትን ማስተካከል ደግሞ ሁሉም ሰው ሊካነው የሚገባ ጥበብ ነው ብዬ አስባለሁኝ። ግጭት እንግዲህ በተለያየ መልኩ ይከሰታል። ግጭት መቼም እንዳይከሰት ማድረግ አይቻልም። ግጭት ያው ተፈጥሮአዊ ነገር ነው ሰው ከራሱ ጋር ይጋጫል ሰው ከሰው ጋር ይጋጫል። ሰው ከማህበረሰብ እንዲሁም ደግሞ ከተለያዩ ከተፈጥሮ ጋር ይጋጫል ማለት ነው። እና እንደዚህ ግጭቶች ደግሞ ሲስተካከሉ ደግሞ ወደነበረበት መመለስ ደግሞ የሰውየው ወይም ደግሞ የግጭት የተደረገበት ወይም ደግሞ ግጭቱ ያጋጠመው ሰውዬ እጣፋንታ ነው ማለት ነው። ስለዚህ ግጭትን ማስተካከል በጣም በጣም በጣም በጣም በጣም በጣም የተለመደ በጣም ደግሞ ለህይወታችን አስፈላጊ የሆነ ነገር ነው ማለት ነው። ምክንያቱም ማንኛውም ሰው የሚማረው ግጭትን ለማስተካከል እስከሆነ ድረስ ማለት ነው እና ግጭትን ማስተካከል ጥልቅ የሆነ አካሄድ ጥልቅ የሆነ ምርምር ጥልቅ የሆነ አካሄድ ይጠይቃል ማለት ነው። ስለዚህ ግጭት ማስተካከል በጣም ጥሩ ነው። እኔም ግጭትን ማስተካከል ያው እችላለሁኝ። ግጭት ማስተካከል ላይ መፍትሄ ላይ ጥሩ ነኝ ማለት ነው።

በጣም ጥሩ ጥያቄ ነው። በትምህርት ቤት የምወዳቸው ትምህርቶች በጣም ብዙ ናቸው። የመጀመሪያው እንግዲህ ኢንትሮዳሽን ቱ ሎጂክ ነው ሎጂክ በጣም ጥሩ ነው ምክንያቱም ሎጂክን መማር ሎጂክን ደግሞ ማወቅ እንግዲህ ከሰዎች ጋራ የተስተካከለ የሆነ አስተሳሰብ እንዳስብ ያደርገኛል ከሰዎች ጋራ ስነጋገር፣ ከሰዎች ጋራ ስወያይ፣ በዛ ሀሳብ ላይ እውነት ነው ወይስ ውሸት ነው የሚለውን ነገር ከሰባት ከስምንት ከአስር አቅጣጫ ነገሮችን እንድረዳቸው ነገሮችን እንድመረምራቸው ጥልቅ የሆነ አካሄድን ሊሰጠኝ ይችላል ማለት ነውና አመክንዮን መማር ወይም ደግሞ ሎጂክን መማር በጣም አስፈላጊ ነው እና በጣም የምወደው ትምህርት ያው ሎጂክን በጣም እወደዋለሁ ሌላው ኔትወርክ መማር ደግሞ በጣም አስፈላጊ ነገር ነው። ኔትወርክን በጣም እወደዋለሁ ስለ ኔትወርኪንግ ኔትወርክ እንዴት እንደሚፈጠር ኔትወርክ እንዴት እንደሚሰራ ኔትወርክ ሰዎች እንዴት እንደሚጠቀሙት ስለ ኔትወርክ መማርም በጣም እወዳለሁ ማለት ነው

በጣም ጥሩ ጥያቄ ነው ከአለቃዬ ጋራ መልካም የሆነ ግንኙነት ነው ያለኝ አለቃ ጋራ መልካም የሆነ ግንኙነት መፍጠር ደግሞ በጣም አስፈላጊ ነገር ነው በስራ ውጤታማ እንድንሆን ስራችን ቶሎ ቶሎ እንዲከናወን ስራቸውን ወደውት ሲሰሩ ውጤታማ ይሆናሉ ማለት ነው ለዛ ደግሞ ጋራ የሚኖረን ግንኙነት በጣም የተስተካከለ መሆን አለበት ማለት ነው እና እኔ ከአለቃዬ ጋራ ያለኝ ግንኙነት በጣም ጥሩ ነው በጣም ደስ የሚል ነው ማለት ነው እና ሰዎች ሁሉም ሰው ከአለቃው ጋራ የምመክረው ነገር ጥሩ የሆነ የተስተካከለ ግንኙነት መኖር አለበት ይሄ መጎረባበጥ ወይም ደግሞ የተስተካከለ መሆን አለበት ማለት ነው የተጎረባበጠ መሆን የለበትም ስለዚህ አለቃ ጋር መልካም ግንኙነት አለኝ ማለት ነው ከአለቃዬ ጋራ ስለዚህ አለቃዬ ጋራ ወደፊትም ቢሆን እንግዲህ አብረን ብዙ ነገሮችን እንሰራለን አሁን ላይ ያለንም ግንኙነት በጣም ጥሩ ነው ማለት ነው።

በጣም ጥሩ ጥያቄ ነው በስልክ ገንዘብ እልካለሁኝ በስልክ ገንዘብ ለመላክ ደግሞ እንግዲህ ባንክ ቤት መሄድ አይጠበቅብኝም። ቤቴ ቁጭ ብዬ መኖሪያ ቤቴ ላይ የትም ቦታ ስራ ቦታ ላይም ሆኜ በምፈልገው ሰው እንግዲህ ግብይት በምፈጽምበት ሰዓት እዛ መሄድ ሳይጠበቅብኝ ጊዜዬንም ጉልበቴንም ቆጥቤ ለሰዎች እንግዲህ መላክ እችላለሁ ኝ ማለት ነው። ስለዚህ በስልክ ገንዘብ ብዙ ጊዜ አስተላልፋለሁኝ ይሄ ደግሞ በጣም የተለመደ አካሄድ የተለመደ አሰራር እየሆነ ያለበት የአሁኑ ዘመን ትልቁ ትርፉ ነው ማለት ነው። ስለዚህ በስልክ ገንዘብ እልካለሁኝ ማለት ነው

በጣም ጥሩ ጥያቄ ነው የምጠቀመው ቦርሳ የሌዘር የሆነ ወይም ደግሞ ከቆዳ የተዘጋጀ ቦርሳ እጠቀማለሁኝ ያ የሆነበት ምክንያት ደግሞ በጣም ጠንካራ ናቸው ሌዘሮች ወይም ደግሞ ከቆዳ የሚዘጋጁ ቦርሳዎች ማለት ነው። እና እኔም ብዙ ጊዜ የምጠቀመው የቦርሳ አይነት እንግዲህ ያው የ ሌዘር ወይም ደግሞ የቆዳ ከቆዳ የተሰራውን እጠቀመዋለሁኝ፤? ለምነው ያን የምትጠቀመው ምክንያቱም በጣም ጠንካራ ስለሆነ ነው። በቀላሉ ሊበላሽ ስለማይችል በቀላሉ እንግዲህ ሊያረጅ ስለማይችል ረጅም ጊዜ ሊቆይ ስለሚችል። እኔም በጥንቃቄ የምጠቀመው የቦርሳ አይነት ከቆዳ የሚዘጋጀውን ነው ማለት ነው

በጣም መልካም የሆነ ጥያቄ ነው ሌሎችም ማበረታታት እችላለሁኝ ሌሎችም ማበረታታት በስራችን ላይ ውጤታማ እንድንሆን። እንዲሁም ደግሞ ሰዎች በርትተው ትልቅ ደረጃ ትልቅ ቦታ ካሰቡት ከስኬት ደረጃ ላይ እንዲደርሱ። የሞራል እርካታ እንዲሰማቸው ሰዎች ወኔ እንዲኖራቸው። እንግዲህ ማበርታታት በጣም አስፈላጊ ነው። ጥሩ የሚሰራን ሰው። ስለሚሰራው ስራ በጣም ማበርታታት ግፋ በርታ ትደርሳለህ ብሮ። ጀግን ብሮ ማበርታታት በጣም የተለመደ ነገር ነው ማለት ነው። ስለዚህ ሌሎችን ማበርታታትም እኔ እችላለሁ ማለት ነው

በጣም ጥሩ ጥያቄ ነው ወደ ሱቅ ከመሄዴ በፊት ዝርዝር ላይ እጽፋለሁኝ ምን እንደምገዛ ምን እንደማመጣ ገንዘቡ ምን ያህል እንደሆነ የማመጣው እቃ ወይም ደግሞ የምገዛው እቃ ምን ምን እንደሆነ ገና ሱቅ ሄጄ ከመግዛቴ በፊት ቤቴ ላይ ሆኜ ዝርዝሩን እጽፈዋለሁ ማለት ነው። ያየሆነበት ምክንያት ደግሞ በጀቴን አውቄ የሚያስፈልገኝን ገንዘብ አውቄ ወደዛ መሄድ ስላለብኝ ነው ማለት ነው። ምክንያቱም ገንዘብ በጣም እንዳያንሳኝ ወይም ደግሞ ገንዘቡ በጣም እንዳይበዛ በልክ ይዤ እንድሄድ እቅዶችን አወጣለሁኝ ወረቀት ላይ ማለት ነው። ስለዚህ ይሄን እገዛለሁ ይሄን እገዛለሁ ይሄን እገዛለሁ ብዬ እቅዶችን አስቀምጣለሁኝ ማለት የምገዛውን እና ወደ ሱቅ ከመሄዴ በፊት ዝርዝሮችን እጽፋለሁኝ ማለት ነው

አይ ጨው እንኳን ያን ያህል አልወድም ጨው ብዙ አልወድም ምክንያቱም ጨው በጣም ሲበዛ ጨጓራ ይጎዳል በጣም ሲበዛ ደግሞ ልብ ላይ ችግር ስለሚያመጣ ጨው ላይ ያን ያህል ነኝ ማለት ነው። ስለዚህ ጨው እኔ ብዙም አልወድም ጨው የበዛበት ምግብ እንደውም ያን ያህል አልወድም ማለት ነው። በቃ በየትኛውም በምበላውም ሆነ በምጠጣው ነገር ላይ ጨው የሚበዛው ጨው በጣም የሚበዛበት ከሆነ ያንን ነገር። ከመብላት ወይም ደግሞ ከመጠጣት ራሴን አግታለው ወይም ደግሞ ራሴን እቆጥባለሁኝ ማለት ነው። ስለዚህ እኔ ጨው ብዙም አልወድም። በመጠኑ ነው የምወደው እንጂ ያን ያህል ብዙም አልወድም ማለት ነው።

ጥሩ ጥያቄ ነው? ማታ ከስራ በኋላ የማደርጋቸው ብዙ ነገሮች አሉ የመጀመሪያው የማደርገው ነገር የነገ እቅድ አወጣለሁኝ። ለነገ የምሰራውን ከዚያ በኋላ ደግሞ በመስመር ላይ የሚሰሩ ብዙ ስራዎች አሉ። እነዚያን በመስመር ላይ የሚሰሩ ስራዎችን ደግሞ ስልኬን ቻርጅ አድርጌ ኢንተርኔቴን አስተካክዬ እንግዲህ ወደ ስራ እገባለሁኝ ማለት ነው። ከዚያ በኋላ ከስራ በኋላ እንግዲህ ያው ጸሎት አድርጌ እተኛለሁኝ ማለት ነው።

አዎ ሁለት ነጭ ዶሮና አንድ ደግሞ ቀይ ዶሮ አለኝ እነዚህ ደሮዎች እንግዲህ ለበአል ለበአል እንቁላል ይጥሉልኛል። እንቁላል ስለዚህ በዓልን ሲደርስ ደርስ በዓል ሲደርስ ሲደርስ የእንቁላል አላስብም ማለት ነው። ስለዚህ ዶሮ ያው አለኝ ዶሮ ደግሞ በጣም አስፈላጊ ናት። ዶሮ ምግብነቷ በጣም ጥሩ ነው በጣም ቆንጆ ነው ጣፋጭ ነው። ለጤናም ለጉልበትም በጣም አስፈላጊ ናት ማለት ነው። ዶሮ ማለት ነው ስለዚህ ዶሮ አለኝ ማለት ነው

በጣም አሪፍ ጥያቄ ነው ማታ እንግዲህ የተለያየ አይነት ድምጽ እሰማለሁ የመጀመሪያው ድምጽ የውሻ ድምጽ እሰማለሁኝ። ሁለተኛ ደግሞ በቤተክርስቲያኑ አካባቢም ስላለው በቤተክርስቲያኑ ላይ እንግዲህ ጸሎት ፕሮግራም ሲያደርጉ ቅዳሴ ሲያደርጉ ያ የማይክራፎኑ ድምጽ ወደ ቤት ያሰማል ማለት ነው። ስለዚህ ማታ ማታ የቤተክርስቲያን ላይ የቄሶችን ድምጽ እሰማለሁኝ አልፎ አልፎ ደግሞ የመኪና ድምጽ እሰማለሁኝ ማለት ነው

አዎ የድምጽ መልእክት እልካለሁኝ የድምጽ መልእክት የምልከው ደግሞ በዘመናዊ መልኩ ያው የተለያዩ መተግበሪያዎችን ስለምጠቀም ነው ማለት ነው። ስለዚህ እንደውም ቴሌግራም ላይም ሆነ ሌሎች የማህበራዊ ድረ ገጾች የድምጽ መልእክት እንድልክ የሚፈቅዱልኝ። ከሆነ እኔ ብዙ ጊዜ እንደውም ከምጽፍ የድምጽ መልእክት መላክ እንደውም የመጀመሪያው ቀዳሚው ምክንያቴ ነው ማለት ነው። ስለዚህ የድምጽ መልእክት ሀሳብን ጥርት አድርጎ ሀሳብ ሳይሸራረፍ የማስተላለፍ አቅም ስላለው ያን እጠቀማለሁ ማለት ነው። ስለዚህ የድምጽ መልእክትን አብዝቼ እልካለሁኝ ለሰዎች ማለት ነው።

በጣም ጥሩ ጥያቄ ነው ከደንበኞች ጋራ አብዝቼ እገናኛለሁኝ አብዝቼ የምገናኘው ደግሞ ደንበኞቼ ጋር በጣም ጥልቅ የሆነ ወዳጅነት እንዲኖረኝ ነው። በጣም ከደንበኞቹ ጋራ ደግሞ የሚኖረኝ ግንኙነት በጣም ጥልቅ ከሆነ በጣም የተስተካከለ ከሆነ ነገ ከነገ በኋላም ቋሚ ደንበኛ ሊሆኑ ስለሚችሉ ብዬ በማሰብ ነው ማለት ነው። እና ከደንበኞቼ ጋራ እለት ከእለት አብሽቼ እገናኛለሁ እንደው በአካል እንኳን ማግኘት ባልችላቸው ራሱ በስልክ እየደወልኩኝ አገኛቸዋለሁ ደንበኞችን ማለት ነው። እና አብዝቼ እገናኛቸዋለሁኝ

በጣም ጥሩ ጥያቄ ነው? ሰዎችን እንዴት ታስተዋውቃለህ ለሚለው ጥያቄ ሰዎችን የማስተዋውቀው ለምሳሌ ሁሎችም ሰዎች የ የማይታዋወቁ ከሆነ እንግዲህ ጓደኞቼ እስበሳቸው አስታውቃለሁ። አንደኛውን ስሙ እንደዚህ እንደዚህ ይባላል ብዬ ስሙን ለአንደኛው እናገራለሁኝ ከዛ ምን እንደሚሰራ እናገራለሁኝ። ከዛ የአንዱን ከጨረስኩ በኋላ ደግሞ የአንደኛውን ደግሞ ስሙን እናገርና ምን እንደሚሰራና የት እንደሚኖር በደንብ እንግራ እነ እነግራቸውና። ከዛ በኋላ ያው እርስ በእርሳቸው ደግሞ ሰላም እንዲ ባባሉ ደግሞ አደርጋቸዋለሁኝ። በዚህ መልኩ ሰዎችን የማይተዋወቁ ሰዎች ከሆኑ አስተዋውቃቸዋለሁኝ ማለት ነው

አዎ አልፎ አልፎ በመንገድ ላይ ምግብ እገዛለሁኝ በተለይ በጣም ርቦኝ ከሆነና ምግብ በጣም አስፈልጎኝ ከሆነ አንድ ቦታ ላይ ቁጭ ብዬ የምበላበት ጊዜ በማጣበት ሰዓት ወይም ጊዜ በሌለኝ ሰዓት። እንዲሁ አልፌ ስሄድ መንገድ ላይ የተለያዩ ምግቦችን በተለይ ደረቅ ምግቦችን ገዝቼ እየተመገብኩ ወይም እየበላሁ ወደ ቤቴ እሄዳለሁ ወይም ወደ መስሪያ ቤቴ እሄዳለሁ ማለት ነው። ስለዚህ በመንገድ ላይ ምግብ እገዛለሁኝ ማለት ነው።

አዎ ቀዝቃዛ አየር ሁኔታ እወዳለሁኝ በጣም ይመቸኛል ምክንያቱም በቀዝቃዛ አየር ሁኔታ ውስጥ ስሆን ያው ሙቀት በጣም ስለማይሰማ። ወፈር ያለ ጃኬት ወይም ደግሞ ወፈር ያለ ጨርቅ ለብስና ስራዎችን በአግባቡ እንዳይ ያደርገኛል ማለት ነው። ስለዚህ ቀዝቃዛ አየር ለአእምሮ በጣም አሪፍ ነው። አእምሮዬ በጣም እንዲረጋጋ አእምሮዬ በደንብ እንዲያስብ አእምሮዬ በደንብ እንዲፈጥን ሁሉ ያደርጋል ስራዎችን ሁሉ በአግባቡ እንድሰራም ሁሉ ያስችለኛል ማለት ነው። ስለዚህ ቀዝቃዛ አየር ሁኔታ በጣም ይመቸኛል በጣም ለምጄዋለሁ አሁንም በጣም እፈልገዋለሁ ማለት ነው። ስለዚህ ቀዝቃዛ የአየር ሁኔታ ነው ለኔ በጣም የምወደው አየር ሁኔታ

አዎ ስልጠና እወስዳለሁኝ ምክንያቱም ስልጠና የምወስድበት ዋናው ምክንያት ደግሞ አእምሮዬን ለማደስ አእምሮዬን በጣም ለማስፋት አእምሮዬን በጣም ለማስተካከል አእምሮዬ በጣም እንዲያስብ ለማድረግ አእምሮዬ በጣም ፈጣን እንዲሆን ለማድረግ ስልጠናዎችን እወስዳለሁኝ ማለት ነው። ስለዚህ እስካሁን የወሰድኳቸው ስልጠናዎች ደግሞ ራሴ ላይ ኑሮዬ ላይ አመለካከቴ ላይ በጣም የተስተካከለ እይታ እንዲኖረኝ አድርጓል። አለም መኖሪያ ምንድነው? እንድትሆን በአለም ላይ ተንቀሳቅሼ ንግጃ ትርፌ እንድሰራ ሁሉ ስለሚያስችለኝ ስልጠናዎችን በተደጋጋሚ ሁሌም ከተለያዩ አሰልጣኞች እየሄድ ቁጭ ብዬ እማራለሁኝ ማለት ነው። ስለዚህ ስልጠና በብዛት እካፈላለሁኝ

አዎ እሳት ማንደድ እችላለሁኝ ምክንያቱም እሳት ማንደድ ያው በጣም የተለመደ በጣም ቀላል ነገር ስለሆነ ማለት ነው። ምክንያቱም እሳት ማንደድ የለመድኩትኝ ያው ምግብን ለማብሰል ስል። ፍሙን ለማያያዝ ወይም ደግሞ እንጨቱን ለማያያዝ ነበረ ማለት ነው። ስለዚህ እሳት ማንደድ በጣም ቀላል ነው። ስለዚህ እሳት ማንደድ ደግሞ በጣም እችልበታለሁ ምክንያቱም አሁን ላይ እንጀራ በምጋገርበት ወይም እንጀራ በማዘጋጀበት ሰዓት ያው እሳት አንድ እጄ ስለሆነ አያሄጄ። በጣም ምጣዱን ካጋልሁት ወይም ካሞቁት በኋላ እንጀራ መጋገር የምችለው ማለት ነው። ስለዚህ እሳት ማንደድ ለኔ በጣም ቀላል ነገር ነው። ማንደድም እችላለሁኝ ማለት ነው።

በጣም አሪፍ ጥያቄ ነው። ፎቶዎችን የማስቀምጣቸው አንደኛ ስልኬ ላይ አስቀምጣለሁኝ ሁለተኛ ደግሞ ኮምፒውተሬ ላይ በጣም አስቀምጣለሁኝ ኮምፒውተር ላይ የማስቀመጥበት ዋናው ምክንያት ደግሞ ምናልባት ስልኬ ሊጠፋ ሊሰረቅ ሊባላችሁ ለሚችል። ኮምፒውተር ላይ አስቀምጣለሁ ኮምፒውተር ላይ ብቻም ደግሞ አይደለም ቴሌግራም ላይ አስቀምጣለሁ ፎቶዎችን። ፌስቡክ ላይም ደግሞ ለጥፊ አስቀምጣቸዋለሁኝ ከዚያ ባሻገር ደግሞ ፎቶዬን የማስቀምጠው ደግሞ ምንድነው ከክላውድ የሚባል? በተለይ ሶፍትዌሮችን በመጠቀም እዚያ ቦታ ላይ ያሉኝን ፎቶዎችን በሙሉ አስቀምጣቸዋለሁኝ ማለት ነው። ስለዚህ አለምንም የኮምፒውተር ፊዚካል አለምንም ሃርድዌር በቀላሉ በሶፍትዌር አማካኝነት ማስቀመጥ ይችላል

አዎ ጠቃሚ ናቸው ብዬ የማስባቸው መዝገቦችን አስቀምጣለሁኝ ማለት ነው ምክንያቱም ዛሬ ምናልባት እነዚህ መዝገቦችን ይጠፉኛል ብዬ ስለምሰጋ። ከተለያየ ቦታ ላይ አስቀምጣችኋለሁ ምክንያቱም ዛሬ የማስቀመጠው መዝገብ ከዛሬ ሁለት አመት ለወደፊት ለሚኖረው ለምሰራቸው ስራዎች ሁሉ ለኔ ብቻም ሳይሆን ነገ ለልጆችህ ነገ ለቀጣዩ ትውሉድ ነገ ለቤተሰቦችህ ነገ ስራውን ለሚፈልጉት ሰዎች ሁልጊዜም ቢሆን አስቀምጥላቸዋለሁኝ ማለት ነው። ምክንያቱም ያው ትውልድ እንግዲህ አንዱ ሲያልፍ አንዱ ይመጣል ስለዚህ መዝገቦችን ሳስቀምጣቸው ነገ ጠቃሚ ሆነው አገኛቸዋለሁኝ ማለት ነው

አዎ በመስመር ላይ ብዙ ነገሮችን እገዛለሁኝ በመስመር ላይ ገዢ ነኝ ለምሳሌ ዶላር እገዛለሁኝ ዩሮ እገዛለሁኝ ብዙ የሚገዙ እቃዎችን ለምሳሌ ከእነ አሊባባ ከእነ አማዞን ላይ እገዛለሁኝ ማለት ነው። ስለዚህ በመስመር ላይ ብዙ አይነት የሚገዙ ቡቲኮችንም እገዛለሁ በመስመር ላይ የሚሸጡ ዶላሮችንም እገዛለሁኝ ማለት ነው። እና በመስመር ላይ እኔ ገዥ ነኝ ማለት ነው። ምክንያቱም ዛሬ የዘመኑ የመረጃ ስለሆነ በመስመር ላይ ነው ሁሉም ነገር ገዥ ግዥና ሽያጭ እየተከናወነ ያለው ማለት ነው። ስለዚህ እኔም ያው ቴክኖሎጂ ውስጥ ስለሆንኩኝ ቴክኖሎጂን በጣም አፍቃሪ ስለሆንኩኝ አማካኝነት ሁሌም ቢሆን። ምን? አደርጋለሁኝ ማለት ነው በመስመር ላይ ግዢዎችን እፈጽማለሁና በመስመር ላይ ገዢ ነኝ ማለት ነው።

በጣም ጥሩ ጥያቄ ነው? የምነሳው እንግዲህ ሰዓት ከሌሊቱ አስራ አንድ ሰዓት ሁሌም እነሳለኩኝ ከዛ በኋላ አስራ አንድ ሰዓት ላይ ተነስቼ ጸሎት አደርጋለሁኝ። አስራ አንድ ሰዓት ተነስቼ ያው ጸሎት ካደረኩ በኋላ ደግሞ ስራን ለመስራት ደግሞ ያቀድኳቸውን ቅዶች ደግሞ ማስታወሻዎችን ደግሞ አያለሁኝ ማለት ነው። ከዛ በኋላ እንግዲህ ቁርስ ለመስራት ያው እዘጋጃለሁኝ። ከዛ ተነስቼ ያው ወደ ስራ ቦታ ለመግባት እዘጋጃለሁ ማለት ነው። ስለዚህ ቀድሞ መነሳት በጣም አስፈላጊ ነገር ነው። ምክንያቱም እንግዲህ ቀድሞ መነሳት በዋናነት አይምሮዬ በጣም እንዲፈጥን አእምሮዬ በጣም የተረጋጋ እንዲሆን ሰላማዊ እንዲሆን ያደርገዋል ማለት ነው። እና እኔ የምንነሳበት ሰዓት ብዙ ጊዜ ቀደም ብዬ ነው የምንነሳ ማለት ነው። ቀደም ብዬ የምንነሳው ደግሞ ምንድነው? አይምሮዬን ለማዝናናት አይምሮዬን ፈጣን ለማድረግ ማለት ነው። ስለዚህ አዳዲስ የሆኑ ልማዶችን ለማግኘት አዳዲስ ልማዶችን ለማዳበር ካሁን ቀደም በጣም ዘግቼ ነበር የምነሳ የነበረው አሁን ግን ቀደም ብዬ ነው የምነሳው ማለት ነው። ያ በመሆኑ ደግሞ ውጤታማ እየሆኑበት ነው